ለሌሎች ማስተማር በጣም ከልጅነቴ ጀምሮ የተሰጠውበት ነው። ማለትም ከ አስራ አምስት አመት ጀምሮ ለሌሎች ማስተማሪን ልምድ አለኝ። የተማርኩትን ትምህርት ሊሆን ይችላል የተለያየ ነገር ሌሎችን ማስተማር ልምድ አለኝ ማለት እችላለሁ ምክንያቱም ሌሎችን ማስተማር የህይወቴ አንዱ ነገር ነው ማለት እችላለሁ። ሌሎችን ማስተማር አሁን እንደውም አንድ አዘዳ አለ ለራስህ በደንብ ማወቅ የምትፈልገውን ሌሎቹን ማስረዳት ስትችል ያንን በደንብ እንድትረዳ ያደርጋልም የተማርከው ነገር ለራስህ እራሱ ለማጥናት በጣም አሪፍ ነው። በጣም ቆንጆ ነው ለሎች ማስተማር ደግሞ በጣም አሪፍ ነገር ነው። ስለዚህ ሌሎችን ማስተማር በተለያየ ነገሮችን ሌሎችን በማስተማር ላይ እኔ ጎበዝ ነኝ ማለት እችላለሁ። ምክንያቱም ከልጅነቴ ጀምሮ ብዙ ልምድ አለኝ። ለሌሎች በማስተማር የተለያየ ትምህርት አሁን በተለይ ያው በልጅነቴ ግብዝ ነበርኩኝ። ስለዚህ ሌሎችን ትምህርታዊ የሆነ ነገሮችን በማስተማር ከዛ ደግሞ የተለያየ መንፈሳዊ ነገሮችን በማስተማር ነው ያደግኩት እና ሌሎችን ማስተማር ላይ ጎበዝ ነኝ ማለት እችላለሁ። ስለዚህ ሌሎችን ማስተማር ትችላለህ ለሚለው አዎ ማለት እችላለሁ። ሌሎችን ማስተማር በጣም ጎበዝ ነኝ እንደውም ብዙ ጊዜ የማስተምራቸው ልጆችን ምን አይነት የኔ የትምህርት ዘዴ እንዴት እንደሆነ እጠይቃችኋለሁ። እና ሲመልሱልኝ ምንድነው የሚሉት በጣም አሪፍ እንደሆነ እንደዚህ እንደአንተ አይነት የተለያየ ጎበዝ አስተማሪ እንደሆንክ ብሎ ይሉኛል እና ስለዚህ ሌሎችን ማስተማር ጎበዝ ነኝ። በማደርገው ነገር ሁሉ ለሌሎች የማስተማር ጥበብ አለኝ ማለት ትችላለህ። ስለዚህ ይሄን ጥያቄ በተመለከተ ሌሎችን ታስተምራለህ የምለው ጥያቄ አው እኔ በደምብ ነው የማስተምረው። ሌሎችን በማስተማር ላይ በጣም ብዙ ክህሎት አለኝ ብዙ ልምድ አለኝ የብዙ አመታት ልምድ አለኝ ማለት እችላለሁ። ምክንያቱም ሌሎችን ማስተማር ላንተም እራሱ ጥበብን እውቀትን ይጨምራል። አንተ እራሱ በዛ በምታስተምረው ነገር በጣም ጠንካራ እንድትሆን አሁን አንድ አስተማሪ ሌሎችን በሚያስተምርበት ግዜ ነው የራሱ እራሱ ባዮሎጂ አስተማሪ ካሰብን ብዙ ግዜ ስለሚያስተምር እንደውም መሕፃፋን በአእምሮ ሸምድዶ ያውቃል ማለት ትችላለህ። ስለዚህ ሌሎችን የማስተማር ጥቅሙ ምንድ ነው? ብለን ስንመለከት ሌሎችን ማስተማር ጥቅሙ በጣም ብዙ ነው። ምክንያቱም ያንን ትምህርት አንተ አንድ ግዜ ሌሎችን ማስተማር ከጀመርክ ያ ትምህርት ያንተ በቃ ምንም ከአእምሮ የማይጠፋ ነገር ይሆናል። እና ሌሎችን ማስተማር በዛ ትምህርት ላይ ጎበዝ እንድትሆን ያደርጋል በጣም በጣም ጎበዝ እንድትሆን በጣም ጎበዝ ያደርጋል። ስለዚህ ሌሎችን ማስተማር ለዛ ነው እኔም ከልጅነቴ ጀምሮ በትምህርቴ ጎበዝ የሆንኩት ሌሎችን በማስረዳት። ከሌሎች በመረዳት አንዱ አንዱን በመጠየቅ እንደዛ አይነት ነገር በማድረግ ነው። ስለዚህ ሌሎችን የማስተማር ልምድ አለኝ ብዙ ግዜ ስለዚህ ሌሎችን ማስተማር ትችላለህ ለሚለው ጥያቄ አው እችላለው። ጊዜ አሁን ስንመለከት ምን አይነት ትምህርት ነው ማስተምረው ብለን ስንመለከት ቅድም ለመናገር እንደመኮርኩት እኔ ማስተማር የሚለው ነገር በጣም ብዙ ብዙ ጊዜ አቅም የሚሰጠኝ ብዙ ጊዜ በትምህርቴም እንዲጠነክር የሚያደርገኝ ለሌሎች ማስረዳት። እንደውም ትዝ ይለኛል እንደዚህ አስጠኝ የሚባል አለ አስጠኝ ተብለህ ብር በየወሩ ተከፍሎ ሌሎችን በማስጠናት ብር ይከፈለኝ ነበር። ድሮ በልጅነቴ ሌሎችን በማስጠናት ለሌሎች በመናገር ብዙ ልጆችን አስጥና ነበረ ምክንያቱም ያው ገንዘብን ለማግኘትም ሌሎችን ማስጠናት ዝም ብለን ሳይሆን ገንዘብን ለማግኘት እራሱ እናስጠና ነበር። ስለዚህ ሌሎችን በማስጠት እኔ በጣም ጎበዝ ነኝ ማለት እችላለሁ። ምክንያቱም የመጀመሪያ ስልኬን ራሱን የገዛሁት ሌሎችን በማስተማር ነው። ሌሎችን ህፃናትን በማስተማር ትዝ ይለኛል። የመጀመሪያ ልጅ ስንተኛ ክፍል ነበረች ሁለተኛ ክፍል ከዛ በኋላ ሁለት ወንድማማቾች አሉ እነሱ ደግሞ አንዱ አንዱ አምስተኛ ክፍል ነበር ትንሹ መጀመሪያ የጀመርኩትን ሰባተኛ ክፍል እነሱን በማስተማር በየወሩ አንድ ሺህ ብር ምናምን እያገኘው ነበረ። እና እነሱን ማስተማር ራሱ በጣም ትልቅ ትልቅ በራሴ ላይ የምኮራበት በራሴ ላይ እንድሰራ የሚያደርገኝ ነገር ነው ማለት እችላለው። ስለዚህ ይሄ ጥያቄ ሌሎችን ማስተማር እንዴት ላይ ነህ? ጎበዝ ነህ የምለው ሌሎችን ማስተማር ትችላለህ ለሚለው ጥያቄ በጣም እችላለሁ ማለት እችላለሁ። ስለዚህ ይሄንን ይመስላል በቀጣይ እስክንገናኝ መልካም ቆይታ።

በስራ ላይ ምን ተግዳሮት አለህ? የምለው ጥያቄ ስራ ላይ ተግዳሮቶችን ከፋፍለን ማየት እንችላለን። ስራ ላይ አንደኛው ራሱ የስራ ተግዳሮት አለ። ሌላኛው ደግሞ ስራ ከእኛ ከሚሰሩ ሚሰሩ ሰዎች አሉ እና ከእነሱ ሚያጋጥመን ነገር አለ። ስለዚህ በስራ ላይ ምን ተግዳሮት አሉ የሚለው ከእኛጋ ከሚሰሩ የአለቆች ተግዳሮች አሉ ስራው ደግሞ ራሱ ከባድ የመሆኑ ተግዳሮት አለ። ስለዚህ የተለያየ የስራ ተግዳሮት አለ። ስለዚህ ከዛም መካከል በስራ ላይ ምን ተግዳሮት አለ የሚለው ብዙ ጊዜ ምንድነው ይሄ? ማህበራዊ ኑሮ አለ የተለያየ ስራ አለ። ብዙ ጊዜ አሁን ምንድነው እኛ እንደውም ውጪ ወተን ስንሰራ የተለያዩ ሰዎች አሉ እና ከእነሱ የሰዎችን የልባቸውን ሀሳብ እምነት ከሆነ ተግዳሮቱ በጣም ከባድ ነው። ስለዚህ በስራ ላይ እነዚህን የመሳሰሉት የተለያዩ ተግዳሮቶች አሉ። ስለዚህ በስራ ላይ ምን ተግዳሮት አለህ የሚለው ጥያቄ? የተለያየ ተግዳሮት አለ። አሁን በዚህ ጊዜ ስራን በአግባቡ ለመስራት በደንብ የተማርክ መሆን አለብህ። እና በአግባቡ ያልተማርክ ከሆነ ስራን በአግባቡ መስራት አትችልም። ስለዚህ የተለያዩ የሰው ተግዳሮት አለ። የገንዘብ ተግዳሮት አለ። ከዛ ደግሞ የአለቃ ተግዳሮት አለ አለቃ በጣም ላንተ ለስራ የሚመች ወይም ምቹ የሆነ ሁኔታ የማይፈጥር ከሆነ አንተ በስራ ላይ በአሪፍ አድርገ መስራት አትችልም። ስለዚህ እነዚህና የመሳሰሉት የተለያዩ የስራት ተግዳሮቶች አሉ ማለት ነው። ስለዚህ በስራ ላይ ምን ተግዳሮት አለ ለሚለው ጥያቄ? የተለያየ ተግዳሮቶች አሉ ብዬ እኔ አስባለሁ ስለዚህ በኔ በኩል ይሄ ነው። እንግዲህ በሌላ እስክንመጣ መልካም ቆይታ አመሰግናለሁ።

ይሄ በጣም ከተለያየ በጣም ቆንጆ ጥያቄ ነው። በልጅነት የምትወደው ጨዋታ ምን ነበር ሚለው? ያ ሁሉም ሰው በልጅነት የሚወደው ጨዋታ አለ። ሁሉም ሰው ተጫውቶ ነው። ያደገው ምናልባት ያው አንዳንድ ሰዎች አሉና ቤተሰቦች አንዳንድ ቤተሰቦች አሉ ልጆቻቸው እንደይጫወቱ ሚከለክሉ። እንጂ ሁሉም ሰው የራሱ የሆነ በልጅነት የሚወደው ጨዋታ አለ። ከዛ ወደ እኔ ስመስስ ስመጣ እኔም ደግሞ በልጅነቴ የምወደው ጨዋታዎች አሉ የተለያየ ጨዋታ ስንጫወት ነው ያደግነው። በልጅነታችን የተለያየ ጨዋታ አለ። ከነዛ መካከል በጣም የሚመቸኝና አሪፍ ነው ብዬ ማስበው። እኔ በልጅነቴ የተጫወትኩት የተለያየ ጨዋታ አለ በልጅነት የምወደው ጨዋታ ምን ነበር? የመጀመሪያው ጨዋታ ምንድነው ይሄ? ብይ መጫወት አለ ብይ የራሱ የሆነ ህግ አለ ብይን ለመጫወት ደግሞ የተለያየ ካንተ ጋር ሚጫወት ሰው ያስፈልጋል። ከዛ ጉድጓድ ትቆፍራለህ የተለያየ ነገር ታደርጋለህ። ስለዚህ ብይ መጫወት የመጀመሪያው በልጅነት የምወደው ጨዋታ ነው። ከዛ ደግሞ ሌላኛው ምንድነው? በሰፈር በልጅነት ስናድግ እኛ እግር ኳስን በመጫወት ነው። እግር ኳስ ሰፈር ላይ የተለያየ ነገር ስንጫወት ነው ያደግነው። ከዛ ደግሞ አባሮሽ አ፣ ድብብቆሽ አለ። እነዚህን የመሳሰሉትን እየተጫወትን ገና ጩጬ ገና ልጅ እያለን ግን የምንጫወተው ጨዋታ ምንድነው? ጭቃም ራሱ መጫወት የልጅነት ጨዋታ ማለት እንችላለን። ግን እስቲ ካሉት ከተለያዩ የልጅነት ጨዋታዎች እኔ የምወዳቸው እኔ ቅድም አሁን እስካሁን ድረስ የዘረዘርኳቸው እነዛ የልጅነት ጨዋታዎች ናቸው። እና ከእነዚህ መካከል እኔ ደግሞ በልጅነት የምወደው ጨዋታ ምንድነው? በልጅነት የምወደው ጨዋታ እኔ ያው ልጅ ሁሉም ልጅ ጨዋታ ይወዳል አይደለ። እኔ ጋር ስመጣ ግን እኔ በልጅነቴ በጣም ተመችቶኝ የተጫወትኩኝ በቃ። ኳስ ነው በቃ ኳስ የእግር ኳስ የሚባለው አለ ሰፈር ላይ እኔ በደንብ ባልባልም አሪፍ ነኝ። ለክፉ አልሰጥም። እጫወታለሁ ስለዚህ በልጅነት ኳስን መጫወት እግር ኳስ መጫወት እሱ በጣም ነው ሚመቸኝ። እግር ኳስ እኛ ስንጫወት ለአምስት ለአምስት ሆነን ከበረኛ ጋር አምስት አንድ ወይም አራት አንድ ሆነን እንጫወት ነበር። እና በምንጫወትበት ጊዜ በነፃ አይደለም። ከፍለን ዋጋ ከፍለን ነው ምንጫወተው እንደውም ብዙ ጊዜ አሁን እግሬ ላይ ብዙ ጠባሳ አለ። በልጅነቴ በጣም ብዙ ከመጫወት የተነሳ ማለት ነው። ስለዚህ በጣም በጣም በጣም ማይረሳ የሚያደርጉኝ በቃ ያ ጨዋታ ነው። ከዛ ደግሞ ሌላኛው ጨዋታ ሁለተኛው ምንድነው? ቅድም እንደነገርኳችሁ በቃ ብይን መጫወት በጣም ሚያስደስት ጨዋታ ነው። ሌላኛው ድብብቆሽ አለ ሰፈር ልጆች ጋር በልጅነት በድብብቆሽ የምንጫወተው ጫወታ። አንዱን አንድ ሌላውን መፈለግ መደባበቅ በጣም ደስ የሚል ጨዋታ ነው። እሱንም ተጫውተን ነው ያደግነው። ያ ነው ልጅነትን እንዳ እንድናስታውስ ልጅነትን ወደኋላ ልብ እንድንል በቃ ልጅነትን እንድናጨው ያደረግነው አለ። ከዛ ደግሞ የገመድ ዝላይ አለ ገመድን መዝለል የገመድ መዝለልን እንጫወታለን። እና እነዚህ ናቸው እንግዲህ በልጅነት እኔ ምወደው ጨዋታ ስለዚህ እስካሁን ይሄን ይመስላል መልካም ቆይታ አመሰግናለሁኝ።